ወንድም ማለት በአንድ ቤተሰብ ውስጥ ያሉ ልጆች እርስ በእርሳቸው ወንድም ማለት ወንድም ሲባል በአንድ ቤት ውስጥ የተወለደ ሆኖ ነገር ግን በአንድ ቤት ውስጥ ከተወለዱ መካከል ሁለት ወንድ ወይም ደግሞ አንድ ሴት እና አንድ ወንድ ሲወለዱ ወይም ሁለት ወንድ ልጅ ሲወለዱ አንድ ወንድ ሰው ለወንድሙ ወንድም ነው አንድ ወንድ ልጅ ለእህቱ ደግሞ ወንድም ተብሎ ይገለጻል ማለት ነው። ስለዚህ በአንድ ቤት ውስጥ ቢያንስ ወንድ የሚለውን ቋንቋ ለመግለጽ ሁለት ሰዎች አንድ ሴት እና አንድ ወንድ መውለድ መቻል አለባቸው ወይም ደግሞ ሁለት ሰዎች ሁለት ወንዶችን መውለድ መቻል አለበት ስለዚህ ሁለቱ ወንዶች አንድ ለአንዱ ወንድም ወይም ወንድማማቾ ይባላሉ። አንድ ሴት እና አንድ ወንድ ከተወለዱ ደግሞ ለሴቷ ልጅ ወንዱ ወንድም ተብሎ ወንድም ብላ ልትገልጸው ትችላለች። ስለዚህ ወንድም ማለት በአንድ ቤተሰቦች ውስጥ የተወለዱ ሁለት የተለያዩ ወይም ተመሳሳይ ጾታ ያላቸው ወንዶች ወይም የተለያዩ ጾታ ያላችሁ አንድ ወንድ አንድ ሴት እርስ በእርሳችሁ የሚገላለጹበት መንገድ ወንድም ይባላል ማለት ነው

ነገ ማለት ዛሬ ካለንበት ቀን ቀጥሎ ያለው ቀን ማለት ነው። ነገ ስለዚህ ዛሬ ያለንበት እያንዳንዱ በየትኛውም አለም እንኑር። ባደጉት ሀገራት እንኑር ባላደጉት ሀገራት እንኑር። ካሉበት ከእያንዳንዷ ቀን ቀጥሎ ያለው ቀን። ነገ ተብሎ ልክ ልትችላለት ስለዚህ በተለይ ቀንን ለመግለጽ ወይም ደግሞ ቀጥሎ ያለውን ቀን ቀጥሎ ያለውን ጊዜ ለመግለጽ የምንጠቀምበት ቋንቋ ነው ማለት ነው። ስለዚህ ነገ የሚለው በዚህ መልክ ሊገለጽ የሚችል። የጊዜ ገደብ ያለው ቋንቋ የጊዜ ገደብ የጊዜን ሁኔታ የሚገልጽልን ያነጋገር ሁኔታ ነው ማለት ነው። ስለዚህ ነገ ማለት እያንዳንዱ ሰው ካለበት

ኮፊያ። ኮፊያ ማለት በራስ ላይ የሚደረግ ሴቶችም ሊሆኑ ይችላሉ ወንዶችም ሊሆኑ ይችላሉ በራስ ላይ የሚያደርጉት። ከፀሀይ ለመከላከል ሊሆን ይችላል ለመዝናኛ ሊሆን ይችላል። እንዲሁም ደግሞ ምንድን? ልበልህ ብርድን ለመከላከል ሊሆን ይችላል ወይም ደግሞ በራሳቸው ላይ ያለን ማንኛውም ነገር ለመሸፈን እንዳይታይባቸው ማለት ነው። ለመሸፈን ሊጠቀሙበት ይችላሉ። ስለዚህ በራስ ላይ የሚደረግ የልብስ አይነት ነው ብለህ መልስ ትችላለህ ልብስ ነው። ነገር ግን በተለያየ ቅርጽ የተቀረጸ የራሱ የሆነ ይዘት ያለው። የራሱ የሆነ ቅርጽ ያለው ስለዚህ ሰው ራስ ላይ ሲቀመጥ ውበት የሚሰጥ የሚያዝናና ወይም ደግሞ ለተደረገበት አላማ የሚውል ፀሀይ መከላከል ሊሆን ይችላል መዝናኛ ሊሆን ይችላል። ወይም ራስ ላይ የተቀመጠን ነገር ለመከላከል ሊሆን ይችላል ብርድ ለመከላከል ሊሆን ይችላል። ራስ ላይ ያለውን ነገር ሰው እንዳየበት ለመሸፈን የምንጠቀምበት የልብስ አይነት ኮፊያ ይባላል

ባቡር ባቡር ማለት ለመጓጓዣነት የሚያገለግል በተለይ በጣም ብዙ የሆኑ ጭኖቶችን ከአንድ ቦታ ወደ አንድ ቦታ ለማመላለስ የሚያገለግል የመኪና አይነት ሆኖ ነገር ግን መሽከርከር እሚችልበት የራሱ የሆነ ልዩ የሆነ መሽከርከሪያ ቦታ ያለው ሃዲድ እሚ በሚባል የተሰራ እቃ ወይም ብረት ላይ መሽከርከር የሚችል የተሽከርካሪ አይነት ሁኖ ነገር ግን በአንድ ጊዜ በርካታ ነገሮችን እቃ ሊሆን ይችላል ሰው ሊሆን ይችላል በጣም በብዙ ቁጥር እስካሁን በምናውቀው በመኪና ሊሆን ይችላል በምንም በአውሮፕላንም ብትል በማይነጻጸር መልኩ ብዙ ነገሮችን በአንድ ዜ ካንድ ቦታ ወዳድ ቦታ ለማጓጓዝ የምንጠቀምበት የመጓጓዣ እቃ ወይም ማሽን ለመግለጽ የምንጠቀምበት ስም ነው ማለት ነው። ስም ነው ባቡር ማለት ስም ነው።

ሩቅ ማለት አንተ ካለህበት አንፃር ወይም በአንጻራዊነት በአንጻራዊነት ካንተ ንጽጽር ካለህበት አንድ ሰው ካለበት አነጻጽሮ ሊሄድ የሚችልበትን ቦታ ሊሆን ይችላል። ያለው በሁለቱ ሊሄድ ባሰበው ቦታ እና አሁን ሰውየው ባለበት ቦታ ያለውን ርቀት ወይም በመካከሉ ያለውን የኪሎሜትር ርዝመት ለመግለጽ የምንጠቀምበት ቋንቋ ነው። ሩቅ ለምሳሌ አንተ ካለህበት እና መሄድ ከምትፈልገው ቦታ ላይ ያለውን በመካከላቸው ያለው ርቀት አንድ ቀን የሚወስድ ከሆነ ያ ሰውዬ በአንጻራዊነት ሩቅ ብሎ ሊገልጸው ይችላል። ስለዚህ ሩቅ ማለት ካንተ በብዙ ርቀት የሚገኝ ለምሳሌ ጠርተህ ማሰማት ማትችልበት ቦታ። ወይም ደግሞ በትሽ ደቂቃ ውስጥ ሩጠህ የማደርስበት ቦታ በአንጻራዊነት ሩቅ ተብሎ ይገለጻል። ስለዚህ እንዲህ አይነት ጉዳዮችን ለማብራራት እና እንዲህ አይነት ጉዳዮችን ለመግለጽ ካንተና በቦታው ካንተና በሰዎች ካንተና በቤቱ ካንተና ከሆነ ከምትፈልገው ነገር ላይ ያለውን ርቀት ለመግለጽ የምጠቀምበት ቋንቋ ወይም ቃል ነው ማለት ነው። ሩቅ የሚለው